ሰላም ሰላም ጤና ይስጥልኝ እንዴት ናችሁ እኔ በጣም ደህና ነኝ እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እናም ጥያቄውም የትኛውን የቀኑን ሰዓት ትወዳለህ የሚለው ማለት ነው። እናም እንግዲህ እኔ የምወደው የቀኑን ሰዓት በእርግጥም እንደ ወቅቶች የተለያየ ቢሆንም። በጋ አካባቢ ላይ ያለውን የቀን ሰዓት ከሆነ። ጠዋት አካባቢ ያለውን ማለትም። ከሁለት ሰዓት እስከ አምስት ሰዓት አካባቢ ያለውን የቀኑን ሰዓት በጣም እወደዋለሁ ማለት ነው። ምክንያቱም ይህ የቀን ሰዓት በጣም ደስ የሚል የአየር ንብረት ሁኔታ ስላለው ነው

ሰላም ሰላም ጤና ይስጥልኝ እኔ በጣም ደህና ነኝ። ደህና ነኝ እጅግ በጣም ደህና ነኝ እናም የቀረበልኝንጰጥያቄ ምላሽ ለመስጠት እወዳለሁ። የቀረ ምግብ ትበላለህ የሚለው እንግዲህ አዎ የቀረ ምግብ አልበላም እንግዲህ የቀረ ምግብ ሲባል። ሰዎች ምግብ በልተው የተረፋቸውን እንደማለት ነው እና። ይህ የተረፈ ምግብ ደግሞ እጅግ በጣም ለጤናም ሆነ በጣምም በጣም ጣፋጭ ካለመሆኑ የተነሳ የተረፈ ምግብ መብላት አያስደስተኝም። እናም ይህንን ምግብ እኔ አልበላም ማለት ነው። እየተረፈውን ምግብ። ድርቆሽ አድርጌ ለከብት ወይም ደግሞ ለተለያዩ ሳልሰጥ እችላለሁ ወይም ደግሞ ሳላደርቅ እንዲሁ ምግቡን ለእንስሳት ልሰጥ እችላለሁ። እንጂ የቀረ ምግብ አልወድም ምናምን አልበላም ማለት ነው። እና ምመክራችሁ የቀረ ምግብ እንዳትበሉ ነው። ይህ የቀረ ምግብ እንግዲህ ለተለያዩ በሽታዎች ያጋልጡናል ለአሜባ ብላርዚያ እና ለመሳሰሉት ታይፎይድ ምናምን የመሳሰሉት። በእንዲህ አይነት የምግብ ብክለቶች ወይም ደግሞ በቀረ ምግብ የሚመጡ ናቸው ማለት ነው። አመሰግናለሁ።